መስኮትን ክፍት ትተዋለህ ለሚለው? ጥያቄ መስኮት ክፍት የሚተውበት ጊዜ አለው የማየተውበትም ጊዜ አለው። መስኮት ክፍት የሚተወው። እኔ ቤቴ በባህሪው ጠባብ አይደለም ሰፊ ነውና ጠባብ ሲሆን ነው መስኮት ይከፈት የሚባለውና የመታፈን ነገር ካለው ረጅም ሰዓት ተዘግቶ የሚቆይ ከሆነ ነው አይደል መስኮት ይከፈት የምንለው። ያ ችግር ግን የለብኝም። አገጣሚ ሆኖ ቤቴም ሰፊ ስለሆነ። የመታፈን ችግር ፍንፍኔ ማለት እንትን የለውምና። በተቻለ መጠን ቤቱ ሰፊ ነው ሰፊ ነው ሰፊ ከሆነ ደግሞ አይፈልግም ያን ያክል እና። አልከፍትም። ቀን ሲሆን ግን አልፎ አልፎ ሙቀት ከፍተኛ የሆነ ሙቀት ካለው። የዛ ሰዓት ከፍት ልከፍት እችላለሁ የዛ ሰዓት ልከፍት እችላለሁ። ከዛ ውጪ ግን አልከፍትም

በመንገድ ላይ ምግብ ትገዛለህ ለሚለው ጥያቄ? መጀመሪያ ምግቡ ንጹህ ነው ከሚለው መሰጠት ላይ። እነሳለሁ። ከዛ ውጪ ቀለል ያሉ ምግቦች ይመቹኛል። መንገድ ላይ ይሆናል። ያው አቅል አላ ደስ ይለኛል። አዎ ቺፕስ ምናምን ሲሆን ማለት ነው። ከዛ ውጪ ግን በነዛ የማይሰራ ዘይቱ ስለማይቀየር ትንሽ ፍርሃት ይሆናል እንጂ። የሚጠባበሱ ነገሮች ከሆኑ ከዛ ውጪ ግን ሊሰሩ የሚችሉ ምግቦችን። ወዲያው በፍጥነት የሚደርሱ በአስር በአስራ አምስት ደቂቃ የሚደርሱ ምግቦችን። እገዛለሁ በጣም ግን እመገባለሁ ብዬ አልልም። ምናልባት በሁለት ወር አንዴ ሊሆን ይችላል ኧረ በሁለት ወርም አንዴ ላይሆን ይችላል። አሁን ያው ሶስት ወር አልፎኛል ሶስት አራት ወር ነው። እንግዲህ አሁን አዲሱ አመት ከገባ ስንት አምስት ወር ስድስተኛ ወር ገብተናል። እስከዛሬ ድረስ ያው በዚህ አመት አልገዛውም አላስታውስም አልገዛውም። ጭራሽ በመንገድ ላይ ምግብ ማለት ነው ስለዚህ ከሚገዙት ሳይሆን ከማይገዙት ነው የምመደበው። እንደዛ ብዬ ባስብም ነገር ግን የመንገድ ላይ ምግብ ለምሳሌ አሁን በዚህ ስድስት ወር ውስጥ ገዝቼ ተመግቤ አላውቅም አልበላም ማለት ነው። እና ኖርማል ነው ብዬ አስባለሁ መደበኛ ነው ግን። ገዝቼ ግን ተጠቅሜ አላቅም ስለዚህ አልገዛም ብል ነው የሚሻለኝ። አልገዛም

የስራ ጊዜ ገደብ ታስተካክላለህ ለሚለው ጥያቄ? የስራ ጊዜ ገደብ መስተካከል አለበት ብዬ አምናለሁ። ለስራ ቦታዬ ላይ በጊዜና በእቅድ መመራት ሰው አለበት ብዬ አምናለሁ። እኔም የሆነ ነገሮቼን ተግባራቶቼን በተቻለ መጠን በእቅድ ለመምራት የተቻለኝን ነገር አረጋለሁና። በእቅድ እመራለሁ ብዬ አምናለሁ። በእቅድ እመራለሁ። እና እና ያንን ነገር እጠቀማለሁ በጊዜ በመከፋፈል ጊዜውን በስራ ላይ ለማዋል ወይም በአግባቡ ለመጠቀም ያስችለኝ ዘንድ። የስራ ጊዜ ገደቦችን አስተካክላለሁ። ለምሳሌ እንደሚገባው እየሰራሁ ካልሆነ ለመስራት ከዛ ባሻገር ደግሞ የሚገባውን ነገር በስራ ቦታ ላይ የሚገባኝን ጊዜ ከዛ በላይ እያጠፋው ከሆነ ደግሞ ያው እሱን ለማስተካከል ሳይሆን በተቻለ መጠን በአግባቡ ለመጠቀም እና ለሌሎችም ለማዋል። በየጊዜው ማስተካከል ይጠበቃል። እና የስራ ጊዜ ገደብ አስተካክላለሁ በጣም ነው የማስተካክለው እመለከተዋለሁም። ችላም አልለውም። አዎ እንደዛም ነው መሆን ያለበት። ያው ስራ ላይ በጣም እንትን ነው ጊዜን በአግባቡ ማዋል ያስፈልጋል ብዬ አምናለሁና ይሄው ነው

እሺ የምትመኘው የእረፍት ጊዜ ምንድነው? ለሚለው ጥያቄ የእረፍት ጊዜ ሰው ይጠላል ብዬ አላስብም። ይወዳል። እና የእረፍት ጊዜ። የምመኘው የእረፍት ጊዜ የምትመኘው የእረፍት ጊዜ ምንድነው የሚለው? በሰንበት ቀን ያለ የስራ ሁኔታ ብዙም እኔ አይመስጠኝም ደስ አይለኝም ማለት ነው። እና በተቻለ መጠን በእረፍት ጊዜዬ ከዛስ የምመኝው እረፍት ጊዜ በክረምት ላይ በዝናብ ወቅት ያለ እረፍት የመቸኛል። ከዛ ባሻገር ወሳኝ በሆኑት ጊዜያት። ወሳኝ በሆኑ ጊዜያት ለምሳሌ በሀዘን ሊሆን ይችላል። እረፍት በሚያስፈልገን ስዓት በሚባለው ጊዜ እዛ ጊዜ ያለውን እረፍት እመኘዋለሁ። ክረምት ላይ በተለይ ያለ እረፍት በቃ እመኘዋለሁ። ግን ያው የእረፍት ጊዜም በተገቢ መጠቀም አለብኝ ከሚሉ ሰዎች ማከል ነኝ በአግባቡ አጣጥሜ አርፌ ማለፍ አለብኝ እላለሁና። በተቻለ መጠን የምመኘውን የእረፍት ጊዜ ለመጠቀም የበኩሌን አርጋለሁ

እሺ ኢንተርኔት አለህ ለሚለው ጥያቄ? ኢንተርኔት የተለዩ መረጃዎችን ለማግኘት በየነመረብ መረቦችን ለመጠቀም ከሚያገለግለን መካከል በይነ መረብ አማርኛ እንላለን ኢንተርኔት እንተርኔት። እና በየነ መረብ ያው በዳታ ነው። ማለት ገንዘብ ሞልተን ሞልቼ በዳታ እገስ በዳታ ነው የምጠቀመው በሳንቲም። ያ ነው ከዛ ባሻገር የምትጠቀማቸው የተለያዩ ነገሮች አሉ ለዛ አላማ እጠቀምበታለሁ። ለመፈለገው ነገር እና ያህል በዛ የመገደብ እንትን የለኝም በተቻለ ምንጥል የበኩሌን ያው እንትን እላለሁ እጠቀማለሁ። እና ኢንተርኔት ያለኝ በዳታ ነው። ይቺ ዋይፋ መስሪያ ቤት ነው ያለኝ። ቤቴ ዋይፋ የለኝም። በዳታ ጠቀመውና ኢንተርኔት አለ ከተባለ አዎ እንደዚህ በሳንቲም እጠቀማለሁ ሳንቲም ከሌለኝ ግን የለም ማለት ነው። ያው ሀገሮችን ጋር አለበት ሁኔታ ኢንተርኔት ማለት ነው ማለት ነው ይኸው ነው።

ስሜትህን በፊትህ ላይ ታሳያለህ ለሚለው ጥያቄ? ስሜት በፊት ላይ ባይታይ ይመረጣል መታየት አለበት ብዬ አላምንም። እና ነገር ግን እኔ ፊቴ መደበቅ አይችልም ያው ነገሮችን ቀድሜ አስቤ እንትን ካላልኩ በስተቀር ሰምኜ ራሴን ካልቀረብኩ በስተቀር ፊቴ ላይ በቀላሉ ነው የሚታየው። ይለያል እና እንዳይለይ። ያው ቀድሜ አስቤበት ምናምን በዚህ ግን ቢሆንም ያ ስሜት ፊቴ ላይ ይኖራል። በተለይ ጓደኞቼ ጋር ከሆነ አልደብቅም። ፊቴ ላይ ይታያል ግን እንደዛም መሆን የለበትም። እና ደስተኛ መሆኔን እንትን መሆኔን ምናምን ብችል በጣም ሌላ ሰው ስሜቴን ባይረዳ ያንን ነገር በራሴ ላይ ብሰራ ብዬ እላለሁ። ያው ስሜቴን ማንም ሰው እንትን የቅርብ ሰዎች ከዛ ውጪ ግን ሌላ ሰው በቀላሉ ምን አይነት ሁኔታ ላይ እንዳይለው ምናምን እንደዚህ አይቶ መረዳት አይችልም። ስሜቴን በፊቴ ላይ ማየት አይችልም። እና እንደዚህ እንደዚህ አልፈልግምና ስሜቴ ከፊቴ ላይ አይታይም ማለት ነው። ከቅርብ ሰዎች ውጪ ያንን ማንም በቀላሉ እንደዚህ ብላለች ብሎ ሊረዳው አይችልም አይችልም። አዎ ይኸው ነው እና ስሜትን በፊት ላይ ታሳያለህ የሚለው የቅርብ ሰዎቼ ከሆኑ በስት ብቻ ሌላ ግን በቀላሉ እንዴ አይረዳውም። ብዬ አዎ ግን መደበቅ አልችልም። አንዳንዴ መከፋት ምናምን ነገር ፊታችን ላይ ይነበባል። እሱን ግን የሚያውቀው የቅርብ ሰው ሌላው በቀላሉ ይረዳዋል ብዬ አላምንም። እና እኔም ጋር ያለው እንትን ያ ነው ማለት ነው

እሺ ኮከቦችን መመልከት ትወዳለህ ለሚለው ጥያቄ? በነገራችን ላይ ተፈጥሮን ማድረግ መሰልጠን ነው ይላሉ። ባንሰለጥንም ተፈጥሮን ማወቅ ነው በተፈጥሮ ውስጥ እግዚአብሔርን ማዳመጥ አለ ራስን ማዳመጥ አለና። የአምላኬ እጅ ስራ ውጤት የሆነው ን። ኮከቦችን ማድነቅ ተፈጥሮ እወዳለሁ። እና ኮከብን ስንመለከት ጨረቃን እናያለን ጨረቃን ስናይ ኮከብ እናያለን። ኮከቦች ደግሞ የተለያዩ እንደሆኑ ትንሽ ጥልቅ እንዳለው እንመለከታለን። እና ያ የአምላክን ስራ በይበልጥ እንድንረዳው ያድርገናል። እና በተቻለ መጠን በተቻለ መጠን። ኧ ባለኝ አጋጣሚ እና ባለኝ እንትን ኮከብ በጣም ማየት እወዳለሁ ዋው በጣም ያስደስተኛል። በቃ እንደዚህና እንደዛ ነው ማለት አልፈልግም በቃ ውስጤ ይዞኝ ነው የምሄደው። ኮከብ ጨረቃ ይዞኝ ነው የምሄደው። በጣም ነው የምወደውና ኮከብ መመልከት በጣም ነው የምወደው። በጣም የተፈጥሮ ጋር ያለንን ቁርኝነት መልከም መሆን አለበት ብዬ አምናለሁና። አንዱ ኮከቡ ከተፈጥሮ ውስጥ አይደለም እኛ ልንነግመው የማንችለው። ግን ስናየው ብዙ ትርጉም የምናገኝበት። እና ያ ነውና እኔ በበኩሌ እንደራሴ ፍላጎትና መሻት። እኔ በጣም የምወደው ጉም መመልከት እወዳለሁ

የምትወዱት ምግብ ምንድነው? ይላል እዚህ ጋር ያለው ጥያቄ? የምትወዱስ ምግብ ስንል ምግብ በአጠቃላይ ለሰውነት የሚጠቅም ጠቃሚ የሆነ ነገር ነው ብዬ አምናለሁ። ፈሳሽም ሊሆን ይችላል ጠጣርም ሊሆን ይችላል። ሶፍትም ሊሆን ይችላል እና እና ምግብ በእነዚህ መደቦች ውስጥ ልመድበው እችላለሁ። ምግብ ስንል ምን አይነት ምግብ ፍራፍሬ ነው እህል ዘር ነው እንደ ቅድም እንዳልኩት ፈሳሽ ነገሮችን ጭምር ያካትታል ማለት ነው። ምግብ የምንለው። እና የምትወዱት ምግብ አይደል እንደዛ ነው የሚለው እንደ ቤተሰብ ነው እንደ ሀገር ነው እንደምን ነው። ግን እኔ የምወደውን በተወሰነ መልኩ ለመናገር እሞክራለሁ። የራሴ የሰው ሁሉ የምግብ ፍላጎትና መሻት የተለያየ ስለሆነ ማለት ነው። እና እኔ የምወደው ለሆነ ሰው ላይመቸው ይችላል። በቤተሰብ ውስጥም ይለያያል ፍላጎታችን። የጋራ አንድ የሚያደርገን እንመገባለን እንጂ የምንወደው የምናመዝነው የራሳችን የምግብ እንትን ይኖራል። ይኖራል አለም እንጂ ይኖራል አለም እና እኔ ምን ለማለት ፈልጌ ነው። እኔ የምትወድ ምግብ ለሚለው ከፍራፍሬ ከሆነ አቮካዶ በጣም እወዳለሁ። ብርቱካን እወዳለሁ። ብመርጥ አቮካዶ ብርቱካን ሙዝ አሪፍ ነው። ሌሎችም ጠቃሚዎች እንዳሉ ይታመናል ለምሳሌ እነሐባብ ጠቃሚ ናቸው። ወይን ጠቃሚ ነው ቀምሼ አላውቅም እንጂ የቅንጦት ነው አይገኝም ውድም ስለሆነ። አይገኝም። ግን አቮካዶን ብርቱካን ሙዝ መውሰድ አመዝናለሁ። እነዚህን ነገሮች እወዳቸዋለሁ አዘውትሬ ከምጠቀማቸው ውስጥ ናቸው። ከዛ ውጪ ሌላ እህል ነክ ከተባለ ግን። በጣም የምወደው ምግብ ያው ምግብ አልጠላም። በጣም ይሄን ተጠቃሚ ህይወት ዝርዝር አውጥቼ እንደዚህ እንደዚህ ባልልም ግን ያው ባህላዊ የቆጮምግብ እወዳለሁ። ቡላ ከቡላ የሚሰራ ከእንስት ከሚሰሩ ምግቦች። ወደነዛ አመዝናለሁ እወዳቸዋለሁ

ፎቶ ማንሳት ትወዳለህ ይላል? ፎቶ እኔ መነሳት አልወድም በመጀመሪያ ደረጃ መነሳት የማይወድ ሰው ደግሞ ማንሳት አለበት ብዬ አላምንም። እና እኔ ፎቶ ማንሳት ያን ያክል ብዙም ፍላጎት የለኝም ገና አነሳለሁ። ግን አልወድም ማለት ስራዬ ብዬ አንስቼ መ ፎቶን አንድም ጊዜ አንስቼ አላውቅም። ግን የሆነ ማስታወሻ መያዝ አለበት ብዬ የምላቸው አንዳንድ ቦታዎችና አካባቢዎች ላይ ግን ባነሳ እመርጣለሁ አይደብረኝም። አይደብረኝም ግን ፎቶ ማንሳት ሥረዬ ብዬ አንስቼም አላውቅም። አንዳንድ በቃ ሊረሱ አይገባም ብዬ የምላቸው ጋ እዛ ጋ ባነሳው እመርጣለሁ እመርጣለሁ። እንጂ ከዛ ባሻገር ፎቶ ማንሳት እኔ አልወድም ማለት ነው አልወድም

እሺ ብዙ ሰነዶች ታዘጋጃለህ የሚለው በመጀመሪያ ደረጃ ሰነድ አስፈላጊ ጠቃሚ እንደሆነ አምናለሁ። ግን እኔ ሰነድ ያን ያክል ሰነድ በጣም ተጠቃሚ ነኝ ብዬ ለማለት አልደፍርም። ሰነድ አያያዝ ላይ ያለኝ እንትን ማለት ነው። እና ሰነዶች መሰረታዊ ሰነዶች ላዘጋጅ እችላለሁ። ከዛ ባሻገር ግን በጣም በርካታ ሰነድ የማዘጋጀት ሀሞት የለኝም። እውነት ለመናገር እና ሀሞቴ የፈሰሰነው እኔ ያን ያክልን በጣም አይደለሁም። እና ብዙ ሰነድ እኔ አላዘጋጅም መሰረታዊ የሆኑትን ላበጃጅ እችላለሁ። ከዛ ውጪ ግን በጣም ብዙ የሆነ ሰነድ ኮተት ነው ትርፉ ብዬ እላለሁ። እና እኔ ብዙ ሰነድ አላዘጋጀም ማለት ለመናገር ሰነፍ ነኝ። ሰነድ ማዘጋጀት ላይ እና እዛ ጋር ገና ወይ ያልገባኝም ምናምን ብዙ ነገር ይኖራል ብዬ አምናለሁ። እና እኔ ብዙ ሰነድ አላዘጋጅም

እሺ ምን አይነት ዳቦ ትወዳለህ ለሚለው? እኛ ጋር ያለ የዳቦ አይነት ስለ ዳቦ ስናስብ ብዙ አይነት ዳቦ አለ። በድስት የሚሰራ ዳቦ አለ። የውሃ ዳቦ። ከዛ ባሻገር በኤሌክትሪክ የሚሰራ ዳቦ አለ። የስንዴ ዳቦ የፉርኖ ዱቄት ዳቦ። በገ ሌላው ድፎ ድፎ ዳቦ። አለ እና ድፎ ዳቦ አለ። ድፎ ዳቦ ራሱ የድስት ዳቦ አለ የውሃ የደ የውሃ ዳቦ ምንለው የድስት። ከዛ ባሻገር ደግሞ የእንትን ዳቦ የምን ዳቦ ነው። የ የ የውሃ ዳቦ አለ። የስንዴ ዳቦ አለ። የፍርኖ ዱቄት ዳቦ አለ። እና ስንዴና ዳቦ ስንዴና በቀሎ ተቀላቅሎበት የሚሰራ ዳቦ አለና ብዙ አይነት ዳቦ አለ። እኛ ጋር ነገር ግን ምን አይነት ስለሚል ጥያቄው? እኔ ከምዘረዝራቸው ዳቦዎች መካከል የስንዴ ዳቦ በጣም ነው የሚመቸኝ። እና በቃ ጣፋጭነቱ ራሱ መልካም የሚገርም ነው። እና ማዘጋጀውን በቤቴ ያን ነው አብዛኛው ጊዜ እና የስንዴ ዳቦ ስለምወድ ወደዛ አደላለሁ። የስንዴ ዳቦ እላለሁ ድፎ ዳቦ ማለት ነው። አዎ ድፎ ዳቦ በጣም እወዳለሁ በገብረ ምጣድ በኮባ ተደርጎ የሚጋገረውን እሱን ደቦ እወደዋለሁ እና። ያንን አይነት ድፎ ዳቦ እወዳለሁ

ነገሮችን በስርዓት ታስቀምጣለህ ይላል አሁን የደረስኩበት ጥያቄ? ነገሮችን በተቻለ መጠን በስርዓት ማስቀመጥ እወዳለሁ ማለት ቢቀመጡ መልካም ነው እላለሁ። እና በተለይ ወሳኝ የሆኑ ነገሮችን በቤት ውስጥ ያሉ የምንገለገልባቸውን መሳሪያዎች በስርዓት ተሰድረው በአግባቡ ይቀመጡ ባይ ነኝ ይቀመጡ እላለሁ። እና ከነዛ ውስጥ ከነገሮች ነገሮችን በስርዓት ታስቀምጣለህ ለሚለው አንዱ ያ ነው። እና በተቻለ መጠን አንዳንድ ነገሮችን የሆነ ቦታ ካስቀመጥኩ ባይንቀሳቀሱ እመርጣለሁ። በቃ የተቀመጠበት ጋር ቢሆኑ ሰው ባይነካቸውም እና በስርዓት ተቀምጦ እዛው ጋር ባለበት አስቀመጬው ያው ሆኖ የተጸዳ እዛችው ጋር እንዲቀመጥ እንጂ ቦታ እንዲቀይር አልፈልግም። እና ነገሮች በስርዓት ታስቀምጣለህ ለሚለው አዎ በተቻለኝ መጠን ነገሮችን በስርዓት ለማስቀመጥ እሞክራለሁ እየሞከርኩም ነው።

ቤት መዋብ አለበት ብዬ ከሚሉ ሰዎች መሃከል ነኝ ታስባለህ ታስባለህ ታስበዋለህ መሰለኝ። ቤት ያው ማረፊያ ነው። ማረፊያ ወይም አና እና መኖሪያ ቤት ለሰው ልጅ ይኖረው እላለሁ። እግዚአብሔር በቃ ቤት ለቤት ባይ በቃ ጌታ ቢሰጠኝ ማረፊያ እላለሁ። እና የኔ ጌታ እሱ መልካም ነው ደግሞ ያደርጋል። አዎ የራሴን የሆነ የግል አፓርትመንት ነው የምፈልገው እኔ እኔ ኮንዶሚኒየም አልመኝም። እና ቤትህን እንደዛ ነው የማስበው። ቤትህን ነው የሚለው እና እኔ ቤቴን የማስበው እንደዛ ነው እግዛብሄር የሚሻል አለው። ወደሚሻል ያስገባኛል የሚሻለው ጋር እገኛለሁ ብዬ ነው የምለውና። እግዚአብሔር ቢፈቅድ። ፍቃዱ ከሆነ የኔ አባት። የተሻለ ቤት የተሻለ ቤት አይደለም አፓርትመንት። መኪና ፎርድ በቃ ጽድት ያለ የአርባ እና የሃምሳ ሚሊየን መኪና። የሚያስነፍልቅ እግዚአብሔር ደግሞ ያን ያደርጋል የኔ ጌታ አምናለሁ በሱና። እኔ እንደዛ ነው የማስበው። ቤቴን

እሺ ልብስ ምን ያህል ጊዜ ታጥባለህ? ለሚለው ከንጽህና ንጽህና መጠበቅ አለበት ከምንለው ነገር አንዱ የግል ንጽህና ነው። የግል ንጽህና ምነው ባለቤቱ ራሱ ከእግር ጥፍሩ እስከ ራስ ፀጉሩ ያለውን ንጽህና የሚጠብቅበትን እሱን የግል ንጽህና እንለዋለን። የግል ለ ራሱን የሚያጸዳበትን እሱን የግል ንጽህና እንለዋለን። ከዛ ባሻገርግን ልብስ ይታጠባል ልብስ ልብሱን ማጠብ አለበት። ፓንት ሳይቀር ሱሪ ሸሚስ እና ሌሎች ቤት ውስጥ የሚገለገልባቸውን አልጋ ልብስ ምናምን እነዚህ ንጽህናቸው መጠበቅ አለበት። እላለሁ እና እኔ ልብስ በወር ሁለቴ ነው ማጥበው በአስራ አምስት ቀን ማለት ነው። ድሮ በሳምንት ነበረ አሁን ግን ያው ጊዜም ስለሌለ በተቻለ መጠን። በ ወር ሁለት ጊዜ ነው የማጥበው። በወር ሁለት ጊዜ በአስራ አምስት ቀን አንዴ ማለት ነው። ካለህ ካገኘኸው ውሃውም ችግር ነው እኛ ጋ አለ በወር ሁለቴ በየሳምንቱም ይታጠባል። ወሳኙን ልብሶች መለበስ አለባቸው ብዬ የማምንባቸው ልብሶች ወዲያው ፏ አዛች ጋር ላደርግ እችላለሁ። ከዛ ውጪ ግን ልብሴን ማጥበው በወር ሁለት ጊዜ አስራ አምስት ቀን እንዴ ማለት ነው።

ዜና መስመር ላይ ታነባለህ ለሚለው ጥያቄ? አዎ ዜና መስመር ላይ አይደለም እሚነበበው ከዛ ውጪ የሚነበብበት ቦታ አለ ብዬ አላምንም። ዜና መስመር ላይ ነው ሊነበብ እሚገባው መጥፎ ዜና ሆነ በጎ ዜና ማንኛውም ዜና። አዎ ልናነብ እምንችለው መስመር ላይ ነውና። እኔ መስመር ላይ ዜና በተቻለ መጠን እዛ ጋር ነው የማነበው ሌላ ቦታ ጊዜ ማጥፋት አልፈልግም መስመር ነው የሰነን ኦንላይን እያልን ነው። ወይም ትራንስፖርት ላይ ሆነን ሌላ ወጪ ሳንማት ወጪ ሳይሆን ጊዜ ሳናጠፋ። ስራ ላይ ሆነን መንገድ ላይ ሆነን የምናደርገው ነገር እሱ አይባክንምና። ዜናዎችን እንደዛ ባለ መልኩ ነው የማነበው መስመር ላይ ዜና አነባለሁ ምንም ችግር ስለሌለው። እና ግን ነገሩን ይገባል እላለሁ። ስለዚህ ዜና በመስመር ላይ ታነባለህ የሚለው ጥያቄ? የትም ቦታ ይነበባል። መስመር ላይም አነባለው ማለት። ስለዚህ አዎ እኔ በመስመር ላይ ዜና በደንብ ግጥም አድርጌ ነው የማነበው ማለት ነው። ግጥም አድርጌ ነው የማነበው አዎ አዎ አነባለሁ በደንብ ነው የማነበው

ቃልህን ትጠብቃለህ የሚለው? በምድር ላይ ሰዎች ቃል ይገባሉ በተለያየ ሁኔታ ውስጥ ሆኖ። በጣም ከባድ በሆነ ሁኔታ ውስጥም ስሜት ውስጥም ሆኖ ስል በጣም ከባድ የሆነ ንግድ ላይ ሊሆን ይችላሉ። በጣም ሀዘን ላይ ሊሆን ይችላሉ። ከዛ በጣም ደስተኛ ሆነው ሊሆኑ ይችላል። በእነዚህ በሶስት ሁኔታዎች ሰዎች ሲሆኑን ቃል ሊገቡ ይችላሉ። ወይም ደግሞ በመደበኛ ስሜታቸው ስሜታቸው ባልተረበሸም ባላዝነም ባልተደሰትም ሰዓት። ሰዎች ቃል ይገባሉ። እና በተለይ ሶስት ሁኔታዎች ላይ ሆኖ ቃል እንዳይገቡኝ ይመከራል። ቃል አትግባ ይላል አንዱና በነዛ ስሜቶች ውስጥ ሆነን ቃል ባንገባ ይመረጣል። ነገር ግን እንደ ሀሳብ ከስሜቶቹ ወጥተን ስናስብ። ቃል በጣም ንዴት ላይ ሆነን ባንገባ እላለሁ። ከዛ ውጪ ግን በመድበኛ ስሜት ላይ ሆነን ቃል እንገባለን። ቃል ስንገባ ካለንበት ሁኔታ አንፃር ለምሳሌ እኔ እኔ ሁለት መኪና አስገባለሁ ወይ የሆነ ነገር ብለን ሊከብደን ይችላል። እና ቃልን ጠብቃለሁ በተቻለ መጠን እጠብቃለሁ። ግን አሁን ቃሌን አልጠበቅኩም በዚህ ሰሞና። ቃል ከፈጣሪ ጋር ያለኝን አስተካክለዋለሁ። ቃል እጠብቃለሁ እና ቃሌን እጠብቃለሁ ብዬ አስባለሁ አዎ እጠብቃለሁ

እሺ በምን ሰዓት ትነሳለህ ለሚለው? እንቅልፌ ነው ከእንቅልፌ ያው እንግዲህ አሁን ዛሬ ከምሽቱ አስር ሰዓት ተኩል አካባቢ ተነስቻለሁ። አሁን እየሰራሁ ነው ይሄን ነገር። አስር ተኩል ተነስቼ ወዲያው ወደ ስራ አልገባሁም መነቃቃት አለ ምናምን ምናምን እና ይቺ ዳታዋ እስከምታልቅ ኢንተርኔት የገዛኋት ዳታ እስከምታልቅ እጠቀማለሁ። እና አስራ አንድ ሰዓት በምን ሰዓት የሚለው ሌሊት ላይ? ገና ሊነጋጋ በምሽቱ በሶስተኛው ክፍል ላይ የመነሳት አባዜ ነው ያለኝ ሶስተኛ ክፍል የመጨረሻዋ ክፍል የመጨረሻዋ ሰዓት ላይ እዛች ጋ ነው የምነሳው ማለት ነው። በዛች ሰዓት ነው ተነስቼ እንትን የምለው እና ሰዎችም በዚህ ሰዓት ይነሱ እላለሁ የቀን እንትናቸውን በአግባቡ እንዲፈጥሙ። እቺ ሰዓት በጣም ቤስቷ ሰዓት ናት ምርጧ ሰዓት ናት። እና በዚህ ሰዓት ላይ እነሳለሁ ማለት ነው

ማህበራዊ ሚዲያ ትጠቀማለህ ወይ ለሚለው ጥያቄ? ማህበራዊ ሚዲያ መጠቀም በራሱ ጠቃሚ ነው። መጠቀም ቆንጆ ነው። ለስራ ሲሆን ብቻ ልክ እንደዚህ አሁን ለስራ ሲሆን በስማም በጣም ደስ ይላል። መረጃ ለመላው ለመለዋወጥም ማህበራዊ ሚዲያ መጠቀም መልካም ነው ብዬ እላለሁና። ማህበራዊ ሚዲያ ለበጎ አላማ ከሆነ ብቻ ብንጠቀመው እላለሁ። ከዛ ውጪ በጣም ጫፍ ባንወጣ። እና መደበኛ በሆነ ስሜት ኖርማል በሆነ ስሜት ብንጠቀም እላለሁ እንጠቀም እንጠቀም እላለሁ። እና ከዛ ውጪ ባንጠቀም። እና ማህበራዊ ሚዲያ ትጠቀሚያለሽ ለሚለው? እኔ አዎ ማህበራዊ ሚዲያ ከሚጠቀሙት ወገን ነኝ ግን ያው በጣም ትንሽ የምትጠቀም በጣም መጠቀም መጠቀም ነው አይደል? አዎ እጠቀማለሁ አዎ

አሁን ስል የነበረው ነው እና የሞባይል ዳት ትጠቀማለህ ለሚለው? አዎን ይሄ ስራ እየሰራሁ እንኳን የምጠቀመው በዳታ ነው። እና ለዛ ነው ክፍያው አሪፍ ቢሆን ብዬ የምለው እና በዳታ ነው የምጠቀመው። የሞባይል ዳታ ታትጠቀማለህ የሚለው? አዎ በደንብ የሞባይል ዳታ የምትጠቀመው አዎ ሞባይል ዳታ የምጠቀመው በደንብ ነው ማለት ነው። በደንብ የሞባይል ዳታ በደንብ ነው የምጠቀመው በዛ ነው እየሰራሁትም ያለሁት ይሄንንም ያለ ሞባይል ዳታ ዋይፋይ ትንሽ ከብድ ይላል ክፍያውን ቋሚም ስለሆነ። ለእንደዚህ አይነት ነገር ደግሞ የምናገኘው የማገኘው ነገር ከፍ ሸሳይልኝ ይሄን መጠቀም እኔ አስፈላጊ ነው ብዬ ከማየው ሰዎች ነኝ። ከሚያሙ ሰዎች ነኝ አስፈላጊ አይደለም ከሚሉ ነኝና። ሸስፈልግ ብቻ አዴ ዳታ እጠቀማለሁ አዎ በዳታ ነው የምጠቀመው በደንብ ነው። ሞባይል ዳታ የምጠቀመው

እኔ እኔ ልጠቀማለሁ እኔ ልጠቀም አስፈላጊ መረጃ ለመለዋወጥ ስለሆነ ሚያገለግለው አልጠቅምም አልልም እኔ በደንብ ነው። የምጠቀመው የምጠቀመው ኢሜል አዎ ጥቅም

እሺ የትኛውን ሬስቶራንት ነው የምትወደው? የትኛውን ሬስቶራንት ነው ይለናል ያሁኑ ጥያቄ ሬስቶራንት ጸጥ ሬስቶራንት እወዳለሁ በቃ ሁካታ የለለው ረብሽ የለለው ሰላማዊ የሆነ ሬስቶራንት ውስጤ ነው እና የምወደው እንደዚህ አይነት ሬስቶራንት ነው

ቀልድ መናገር ትወዳለህ ለሚለው? ቀልድ ማውራት ቆጆ ነው በሰወች መካከል እና መሰሳቅ ስላለብን ሰውዬ ደስተኛ ሆኖ ደስተኛ መሆን ሰው ቅድስት አገር ይገናኛል ቅድስት አገር አይገናኝም። ቀልድ መናገር ፍን እያደረግን ያ መለትሽ እንትን እያልን እያሰቃቅን ብንሰራ ይመረጣልና። ቀልድ መናገር ብዙ አልችልም። ነገር ግን ሰው አንዳንዴ ሲያወራ የሚያወራው ነገር በጣም ያስቀኛል በዛ ነገር በጣም ነው ምዝናናበት እዝናናበታለሁ። እና በጣም መዝናናት እወዳለሁ። እና የተዝናናው እንትን ላለው ቀልድ መናገር ተሰጦኦ ይፈልጋል እላለው። እኔ ደግሞ የያን ብዙ አልችልም። ሰው ራሱ ያወራውን እያወራሁ እየሰማሁ እያሳሰበው በጣም ነው የምስቀው አልችልም። እና አልችልም እና ግን ቀልድ መናገር ትወዳለህ የለሚለው? ብችል ሰው ማስደሰት ደስ የሚልአል። እኮ ግን ከዛ ውጪ ግን መናገር ያን አልፈልግም

በቅዳሜ እና በእሁድ ምን ታደርጋለህ ለሚለው ጥያቄ? ቅዳሜ እና እሁድ እኔ ከራሴ ጋር ነው የማሳልፈው። መንፈሳዊ ነገር ላይ ነው ማሳልፈው የግል ንጽህና ላይ ነው ማሳልፈው። ማህበራዊ ህይወቶች አሉ እዛ ጋር ያልፋል ማለት ነው። ቅዳሜ እና እሁድ ማህበራዊ ህይወት ነን ለቅሶ ሊሆን ይችላል ሰርግ ጥሪ ሊሆን ይችላል። ከዛ ባሻገር ደግሞ የተለያዩ የምንገናኝባቸው ማህበራዊ ህይወቶች ይኖራሉ። እዛ ጋር አሳልፋለው ከዛ ባሻገር ቅዳሜ እና እሁድ በምንድን ነው የማሳልፈው? ቤተክርስቲያን በመሄድ ቤተክርስቲያን በመሄድ ያልፋል ማለት ነው። አሁን ዛሬም በመንፈሳዊ ፕሮግራም አለኝ ትምህርት አለኝ በዛ ላይ። ትምህርት እማራለሁ ቅዳሜ እና ቅዳሜ ቅዳሜ እና ወደ ትምህርት እሄዳለሁ ማለት ነው። ትምህርት እማራለሁ። ወደዛው ነው የምሄደው እና እንዲህ ባለ መልኩ አሳልፈዋለሁ ቅደሜ እና እሁድን።

ቡና መፍጨት ታውቃለህ ለሚለው ጥያቄ በነገራችን ላይ ቡና በሀገራችን ያለ በጣም ምርጡ አነቃቂ ከሚባሉ መካከል መጠጦች ከሚባሉ መካከል አንዱ ነው። እንደው ባላገነን ኢትዮጵያዊ የሆነ ቡና ይጠጣል ሁሉ ቡና ይጠጣል ማለት። ያው ዘጠና ስምንት በመቶ የሚሆን ኢትዮጵያዊ ቡና የሚጠጣ ነው። የቡና ሀገር ናት። አዎ ዋው ሀገሬ በጣም የቡና ሀገር ናት እና። ቡና በጣም በስፋት የሚጠቀሙባቸው ናቸው። አሁን ከአስቤዛ ዝርዝር ውስጥ ከሚገኘው ኪስን ከሚያነቃንቁት መካከል ቡና አንዱ ነው። እና ቡና ሲወቀጥና ሲፈጭ በጣም ልዩነት አለው ሲወቀጥ ያለው ጣዕም ደስ ይላል። ሲቆላ በተለይ ያለው ነገር በጣም ሚመች ነው። የሚመረጥ ነው። እና እኔ ቡና በጣም እወዳለሁ። መፍጨት ከተባለ ግን ሲወቀጥና ሲፈጭ አንድ አደለም። አዎ ይፍጭ እኛ ጋር ተውቅጦ ነው በእጅ ተውቅጦ ጧ። ጓ ጓ አንድ በአንድ በሙቀጫና በዝነዝና ሲወቀጥ ነው ደስ ሚለው። ግን ያው ዘመናዊነት መልካም ነው። ይፈጫልም ሲፈጭም አዎ እንፈጫለን ያውፈጭተን ነው። ምንጠጣው ስለዚህ ጥያቄያችን በጥያቄያችን ጋር ስንመጣ ቡና መፍጨት ታውቃለህ ለሚለው ሳይፈጭ የሚጠጣ አንድም ሰው የለም። እና እኔም ፈጭተው ከሚጠቀሙት ነኝና። አዎ ቡና መፍጨት አውቃለሁ

ይሄኛው ጥያቄ ደግሞ ሰዎችን እንዴት ታስተዋውቃለህ የሚል ነው? ሰዎችን እንዴት አስተዋውቃለሁ ሰዎችን የማገኛቸው እንትኑ ይወስነዋል ለምሳሌ ስራ ቦታ ላይ የማውቀውን ሰው የስራ ባልደረባዬ ነው ተዋወቁት እላለሁ። እኔም በጣም ደስ እያለኝ በደስታ ሳልሸማቀቅ ሳላፍር ሳልጎሳቆል ነው። የማቀርበውና ሰዎችን እንደዚህ ባለ መልኩ አስተዋውቃቸዋለሁ አስተዋውቃቸዋለሁ ማለት ነው። እና አይደብረኝም። ለምን ይደብረኛል? ሳይደብረኝ በቃ ስለሰዎቹ በጣም የምወደው የስራ ባልደረባዬ ነው ወይ ጓደኛዬ ነው እገሌ ይባላል ወይ ጓደኛዬ ናት እገሌት ትባላለች እንትን ቦታ ነው የማውቃት ብዬ ደስ እያለኝ በደስታ ነው የማስተዋውቀው